ያው ብዙ ቦታዎች ሄጄ አውቃለሁ ከሀገር ውስጥ የተለያዩ የክልል ከተሞች ሄጃለሁ። ለምሳሌ ያለ ሀዋሳ ሄጄ አውቃለሁ። ዋና ከተማ አዲስ አበባ ሄጃለሁ። ደብረ ዘይት ሄጄ አውቃለሁ። አዳማ ወይም ደግሞ በተለምዶ ስሙ ናዝሬት ሄጄ አውቃለሁ። አንዳንድ ቦታዎች ሄጄ አውቃለሁ። ከሀገር ውስጥ እነዚህን ስሄድ እንደ አለመታደል ሆኖ ከሀገር ውጪ የትም መሄድ አልቻልኩም። ያው ፓስፖርት ቢኖረኝም የትም መሄድ አልቻልኩም እስካሁን በተደጋጋሚ ወደ ውጭ ሀገር ለመሄድ ሞክሬ አልተሳካልኝም። ዲቪ ሞልቼ ከአንድ ሃያ ጊዜ ሞልቼ ምንም ሊደርሰኝ አልቻለም። ያው ብቻ ከሀገር ውጪ ለመሄድ የተለያየ ጥረት በማድረግ ላይ እገኛለሁ። ከሀገር ውጪ የትም ሄጄ ስለማላውቅ ፍላጎቴም ወጥቶ ማየት ነው የተለያዩ ሀገሮችን እና ያው እየሞከርኩ ነው። ያው እንደዚህ ነው ያለው።

መጅ ብዙ ጊዜ ተጠቅሜ አውቃለሁ። በዋነኛነት የተጠቀምኩት ልብስ አጥቤ ለማስጣት ያው ለማስጠ ለማስጫነት ተጠቅሜበታለሁ። ወጥሬ ማለት ነው። ከሆነ ጫፍ ከጫፍ እስከ ጫፍ በሆነ ነገር ላይ አስሬ ልብሱን እዛ ላይ ነው የማሰጣው። እንደገና ደግሞ በፊት ልጅ እያለን ስንጫወት ገመድ ዝላይ በገመድ ነው የምንጠቀመው ሱዚ የሚባለው የልጆች ጨዋታ ላይ ገመድ ነበር የምንጠቀመው ሌላው ይቅርና በዚህ በኢትዮጵያ ውስጥ በግ ሲታረድ በግ ታርዶ ሊገፈፍ ሲል በጉ የሚንጠለጠለው በገመድ ታስሮ ነው። የሆነ ዛፍ ላይ ወይም የሆነ እንጨት ላይ በገመድ በጉ ይንጠለጠልና ያው እንገፋዋለን ማለት ነው። ስለዚህ ለበግ አስሬ በበግ እግሩን አስሬ ለመግፈፍ ተጠቅሜያለሁ። ለልብስ ማስጫነት ተጠቅሜያለሁ፣ ለዝላይ ተጠቅሜያለሁ፣ ሱዚ የሚባለው በብዛት ሴቶች የሚጫወቱት ጨዋታ አለ ለሱም ተጠቅሜያለሁ። እና ያው ገመድ ብዙ ጊዜ ተጠቅሜያለሁ እስካሁንም የተጠቀምኩ ነው።

ያው ዛሬ የመጀመሪያ ምግብ ማለት ያው ከእንቅልፋችን ስንነቃ ጠዋት የምንበላው ቁርሳችን ማለት ነው። እኔ ዛሬ ጠዋት የመጀመሪያ ምግቤ ወይም ቁርስ የበላሁት። ስጋ ወጥ በአልጫ ነው። በእንጀራ ማለት ነው። እና ጠዋት ስጋ በአልጫ ነው የበላው ቀይ ወጥ ስጋው ቀይ ወጥ። አልጫ ደግሞ ያው ኖርማል አልጫ በድንቺ ወጥና ካሮት አንድ ላይ ማለት ነው። እሱ ነው በእንጀራ በሻይ የበላሁት። ምሳም ራሱን የደገምኩት። አሁን ሶስተኛ እራትም እሱን ነው የበላሁት።

በጀት ብዙ አይነት በጀት አለ። ለምሳሌ በመስሪያ ቤት። ያለ በጀት አለ። የሂሳብ ክፍል የሚኖር በጀት ሰራተኞች ተቀጥረው የዛን መስሪያ ቤት ወጪና ገቢ የሚሄደውን የገንዘብ መጠን የሚቆጣጠሩ በጀት የሚያስተዳድሩ የሂሳብ ሰራተኞች አሉ። ያው እኔ ያን ስራ አልሰራም ግን ያ አንዳንዳችን ደግሞ የየራሳችን የግላችን ከምናገኘው ገቢ ላይ የራሳችንን በጀት እናስተዳድራለን። የበወር ዳሞስተኛ ስለሆንን ወጪና ገቢያችንን ራሳችን በምንፈልገው መንገድ እናስኬዳለን። ያው ብሩ ይበቃናል አይበቃንም የሚለውን ራሳችን ነው የምንወስነው። ስለዚህ በጀት ማስተዳደር በጣም እጅግ አስፈላጊ ነገር ነው። እኔ አስተዳድራለሁ። ምክንያቱም የሆነ ሰው በጀት ማስተዳደር ካልቻለ ዛሬ የወሰደውን ደሞዙን ዛሬውኑ ሊያጠፋው ይችላል። ግን በሚገባ ማስተዳደር ከቻለ እስከሚቀጥለው ወር ደሞዙ እስኪደርስ ድረስ። ወሩን መጨረስ ይችላል። ስለዚህ በጀት ማስተዳደር የእያንዳንዱ ሰው ሀላፊነት ነው። እኔም የራሴን በጀት አስተዳድራለሁ። የሌላ የመስሪያ ቤት ወይም የሌላ ተቀጥሬ የምሰራበት የግል መስሪያ ቤት ወይም የመንግስት መስሪያ ቤት በጀት ውስጥ ባልገኝም በራሴ ግን ያለኝን የወር ገቢዬን በሚበቃኝ መንገድ እስከ ወሩ ድረስ እቆጣጠራለሁ አስተዳድራለሁ ለራሴ።

ውስጥ መራመድ ትወዳለህ? ማለት ለምሳሌ ተፈጥሮን እያደነቁ ሊሆን ይችላል በአንድ ጫካ ውስጥ ወይም ደግሞ የሆነ የውሃ ቦታ ዋና ሊሆን ይችላል። በወንዝ አካባቢ መራመድ ሊሆን ይችላል ብቻ ተፈጥሮን እንድንወድ ወይም እንድናደንቅ በሚያደርገን ቦታ ላይ መራመድ መገኘት በጣም እወዳለሁ ያስደስተኛል። ለምሳሌ በጫካ ውስጥ መሄድ ጫካ ውስጥ መሮጥ በጣም የሚያስደስተኝ ነገር ነው። ውሃ ያለበት አካባቢ ወንዝ አካባቢ ላይ መገኘት እና ማየት በጣም የምወደው ነው። ተፈጥሮ ውስጥ መገኘት በጣም ነው የምወደው በተፈጥሮ ውስጥ የተፈጥሮን ነገር እያደነቁ በዛ ነገር ውስጥ ማቆየት በጣም የምፈልገው ነገር ነው።

መስኮት ክፍት አልተውም ማለት የሆነ ጊዜ ላይ መስኮቱን ከፍቼ አየር እንዲገባ ሊያደርግ እችላለሁ። ቤቱ ከታፈነ ወይም የሆነ ጭስ ካለ እሱን ለማስወጣት መስኮቱን እከፍታለሁ። ግን መስኮቱን ከፍቼ በፍጹም መስኮቱን ክፍት ልተወው አልችልም። ድንገት በዛ በተከፈተ መስኮት ውስጥ የማላውቀው የሆነ እንስሳ ሊገባ ይችላል። መስኮቱን ክፍት አድርጌው የወባ ትንኝ ሊገባ ይችላል። ከውጪ ደግሞ ሌላ ጭስ አቧራ ሊገባ ይችላል። የተለያየ የነፍሳቶች ጥቃቅን ነፍሳቶች ቢምቢ የሚባለው ጉንዳን ሊገባ ይችላል ዝምብ ሊገባ ይችላል ከተለያየ ቦታ ላይ ሽታ ሊመጣ ይችላል። ለዛ መስኮት እኔ ክፍት አልተውም። መስኮት ክፍት ማድረግም አይመከርም።

ቀዝቃዛ እ የአየር ሁኔታ እኔ አልወድም። እ የማልወድበት ዋነኛ ምክንያት ያው አልችልም እኔ ብርድ ወዲያው ነው የምታመመው ጉንፋን ይይዘኛል። እና ለዛ ቀዝቃዛ የሆነ ሁኔታ አይመቸኝም። ሞቃት የአየር ሁኔታም አልወድም። የምወደው የአየር ሁኔታ መካከለኛ የማይሞቅ የማይበርድ ነው። ያው ያለንበት ሁኔታም። ሞቃታማም ቀዝቃዛም ስላልሆነ በዚ በኢትዮጵያ ውስጥ ያለው የአየር ሁኔታ መካከለኛ ነው። ለዛ ያው ያላመድኩት ነው። ቀዝቃዛ የአየር ሁኔታ ብርድ ከመጣ በጣም ነው። የምጠላው ምክንያቱም የምቋቋመው ነገር አይደለም በጣም ነው የምጠላው ብርድ ስላለመድኩት። እና ለተለያዩ ህመሞችም ያጋልጠኛል ለዛ ነው።

ስነ ጥበብ እወዳለሁ በተወሰነ መንገድ ደግሞ አልወድም ምክንያቱም ያው የምወደው በዋነኛነት እኔን የሚመለከተኝ ወይም የሚያስደስተኝ ነገር ሲሆን ነው። ለምሳሌ ስዕል መሳል ወይም ደግሞ የተለያዩ የእጅ ጥበቦች በእጅ ሸክላ መስራት እንደዛ አይነት ነገሮች ሲሆኑ በጣም ነው እምወደው። በተቃራኒው ደግሞ የተለያዩ የዘፈን ነክ ነገሮች ጋር ሲገናኝ የድራማ ነክ ነገሮች ጋር ሲገናኝ አልወድም። በተፈጥሮ የእኔ ዘፈንም አልወድም። ድራማም አልወድም። በእንደዚህ አይነት መንገድ ያው ስነ ጥበብ ብዙም አይመቸኝም። ግን የተለያዩ ደሞ የውስጣችንን ችሎታ የሚያሳይ አይነት ሲሆን ለምሳሌ ስዕል ሊሆን ይችላል ግጥም ሊሆን ይችላል። የእጅ ስራዎች ሊሆኑ ይችላሉ። እንደዚህ አይነት ነገሮች ሲሆኑ በጣም ነው እምወደው ስነ ጥበብን። ግን የሙዚቃና ይሄ የድራማ የተለያዩ እንትኖች ሲሆን ብዙም ምቾት አይሰጠኝም አልወድም። ያው እኔ እንደዚህ የተለያዩ ዘፈኖችን እምሰማም ሰው ስላልሆንኩኝ በሃይማኖት ምክንያት ዘፈን ነክ ነገር ሲሆን ብዙም አይመቸኝም አልወድም። ግን የተለያየ ራሳችንን ክህሎት ለምሳሌ ስዕል አይነት ነክ ሲሆን በጣም ነው እምወደው።

ቀትር ወይም ደግሞ በተለምዶ ምሳ ሰዓት ብለን የምንጠራው ልህ ያው በእኛ በኢትዮጵያውያኖች ባህል መሰረት ሁሉም ሰው ማለት ይቻላል ኢትዮጵያ ውስጥ። ምሳ ሰዓት እና እራት ሰዓት ላይ የሚመገበው ምግብ እንጀራ ነው። ዋናኛነት ሁላችንንም የሚያመሳስለን እንጀራ ስለምንመገብ ነው። ያው እንጀራው ሊ የምንጨምረው ወጥ የተለያየ ሊሆን ይችላል። ወጡ ሽሮም ሊሆን ይችላል ድንች ወጥ ሊሆን ይችላል ምስር ወጥ ሊሆን ይችላል ስጋ ወጥ ዶሮ ወጥ ሊሆን ይችላል። እሱ ሊለያይ ይችላል። ግን አብዛኛው የኢትዮጵያ ህዝብ የሚመገበው ምሳ ሰዓት እንጀራ ስለሆነ። እኔም በብዛት የምመገበው ምሳ ሰዓት ላይ እንጀራ ነው። እንጀራ ድንገት ካለቀ ደግሞ ያው እንጀራ ካልተጋገረ ሰው እንጀራ ገዝቶ ይመገባል። ወይም ደግሞ እንደዚህ ተለዋጭ እንደ ፓስታ ሩዝ መኩሩኒ የተለያዩ ምግቦችን ይጠቀማል። እና እኔ በብዛት የምትጠቀመው ቀትርሌ ምሳ የምበላው እንጀራ ነው። እንጀራ በምስር ወጥ በብዛት ነው የምበላው ወይም ደግሞ በድንች ወጥ።

ያው ጥያቄው ሰዎችን በአይን ትመለከታለህ ነው የሚለው? ይሄ ጥያቄ ያው ሊሆን የሚችለው። ያው አይን እስካለን ድረስ ሰዎችን እናያለን በአይናችን። ግን የጥያቄው ዋና ነጥብ እንዴት ነው? ሰዎችን በድፍረት አይናቸውን እያየ ታወራለህ ያን ሰው የምታናግረውን ሰው ቀጥታ አይኑን በማየት ትመልሳለህ? ወይም ደግሞ የአይ ኮንታክት የምንለው ማለት ነው ከሰዎች ጋር በሚኖረን መስተጋብር? ያን ትጠቀማለህ የሚለው። እኔ በተለምዶ አይናፋር የምባል ሰው ስለሆንኩኝ ሰዎችን ቀጥታ አይናቸው ላይ እያየሁ ማናገር አልችልም። ወይም ደግሞ በ እ እ ለረጅም ደቂቃ ከዛ ሰው አይን ለአይን እየተያየሁ የማወራ ሰው አይደለሁም። እና ይሄ አይ ኮንታክት የምንለው ነው። አይ ኮንታክት ወይም ቀጥታ አይን ለአይን መተያየት እኔኔ የማደርገው ነገር አይደለም። እምምም በተፈጥሮ ከሰዎች ጋር ብዙም መግባባት ስለሚከብደኝ። ቀጥታ ሰዎችን አይን ላይ ያየው የማወራ ሰው አድለሁም። እና ሰዎችን ቀጥታ አይን አይን አልመለከትም እኔ ወደተለያየ ቦታ እያየሁ ነው የማወራው። ከሰዎች ጋር ወይም ደግሞ በእጄ ምልክት እየ እጄን እያወራጨው ጭንቅላቴን እየነቀነቅኩ ነው የማወራው። እንጂ ከሰዎች ጋር እንደዚህ ብዙ ሰዓት ወይም ረጅም ደቂቃ አይን ለአይን እየተያየሁ ማውራት እ አልችልም።

ገበያ ዋጋ ላይ ብዙም መደራደር የሚችል ሰው አይደለሁም። ማለት ያው ይሄ ባህሪዬ ነው እኔ በተለምዶ አይና አፋር የምባል አይነት ሰው ነኝ። እና የሆነ ቦታ ላይ ሄጄ የሆነ ነገር ሂሳብ ጠይቄ እንደዚህ ካሉኝ የጠሩኝን ሂሳብ ከፍዬ ነው የምመጣው። ያው ይከብደኛል ከሰዎች ጋር መከራከር በተፈጥሮዬ። እንጂ ያው ሂሳብ ገቢያ ሄዱ ሂሳብ መደራደር በጣም አስፈላጊ ነገር ነው። አላስፈላጊ ወጪዎችን ከማስወገዱም በላይ የኛንም ገንዘብ በተወሰነ መንገድ ይቆጥብልናል። ለዛ እኔ ሂሳብ ላይ ብዙም መደራደር የምችል ሰው አይደለሁም። ቤተሰቤ ግን ሂሳብ ላይ በጣም በመደራደር አንደኛ ናቸው በተለይ እናቴ። ገበያ ሄዳ መደራደር ብቻ አይደለም ከአንዱ ጋራ ተደራድራ ከጨረሰች በኋላ እንደገና ሌላ ሁለት ሶስት አራት ሱቅ ሄዳ ያን ተመሳሳይ እቃ ከሌሎች ሰዎች ጋር ተደራድራ የተሻለውን ሱቅ በተሻለ ዋጋ እቃውን ካገኘች ትወስዳለች። እኔ ግን ገበያ መደራደር ብቻ አይደለም የሆነ ቦታ ሄጄ ያን እቃ። እዛ ቤት የምገዛበት እዛ ቤት ላይ ካገኘሁት ወዲያው ገዝቼ ነው የምመጣው ሌላ ቤት እንኳን ሄጄ ሂሳብ አልጠይቅም። ከራሱ ጋር ከሸጠልኝ ሰው ጋር ሂሳብ አልደራደርም። ስለዚህ የቦታ የዋጋ ብቻ ሳይሆን የቦታ የተለያዩ ቦታዎች ተዘዋውሮ ያን ያን እቃ ዋጋውንም ጭምር ቼክ ወይም አላጣራም። እና እኔ ገበያ ላይ የምደራደር ሰው አይደለሁም። ከዋጋ የተባልኩትን ዋጋ ከፍያ ነው የምመለሰው።

እኔ ቤተሰቤ ውስጥ ዋፋይ አልጠቀምም ያው ምክንያቱም እኔ ራሴ በስልኬ ኢንተርኔት ነው የምጠቀመው። በተለምዶ የዳታ የምንለው አለ አይደል? ዳታ ተጠቅሜ። ለሌሎች ደግሞ ቤት ውስጥ ዋይፋይ ማለት ሆት ስፖት አበራለሁ እነሱ ዋይፋይ ይጠቀማሉ በእኔ ስልክ ማለት ነው። እኔ ሆት ስፖት ነው የምለቅላቸው። እኔ ግን በራሴ ስልክ ነው። በዳታዬ አብርቼ ኢንተርኔት የምጠቀመው። እንጂ እኔ ዋይፋይ መጠቀም አሁን ላይ አልጠቀምም። ረጅም ጊዜ ሆኖኛል ሳልጠቀም በፊት ላይ ግን በጣም ዋይፋይ እጠቀማለሁ የተለያዩ የዋይፋይ ቦታዎች የሰው ቤቶች እየሄድኩኝ ዋይፋይ በተደጋጋሚ በጣም እጠቀም ነበረ። አሁን ላይ ግን ዋይፋይ መጠቀም ትቻለሁ። ኢንተርኔትም በራሴ እየሞላው የወር የወር አልሊሚትድ ኢንተርኔት ነው እየተጠቀምኩ ያለሁት። አሁን ላይ ዋይፋይ እየተጠቀምኩ አይደለም በስልኬ ዳታ ነው ካርድ ገዝቼ የምጠቀመው